ኦንላይን ትምህርቶችን ትማራለህ? ለምለው ኦንላይን ትምህርቶችን አዎ እማራለሁኝ አብዛኛውን ጊዜ ሰርቲፊኬት ያሉ ትምህርቶችን ነው የምማረውና ሰርቲፊኬት ያሉ ትምህርቶች አብዛኛውን ጊዜ ይጠቅማሉ። ማለት አሁን አንድ ሰው ሰርተፊኬት ያለ ትምህርት ቢማርና ቢለወጥ የሆነ አንድ ደረጃ ራሱን የቻለ የስራ ኪህሎት ሚኒስትር የሚያወጣውን እያንዳንዱን ማለፍ የሚችልበት ለምሳሌ የውጭ ሀገር ትምህርት እድሎችን ወይ የውጭ ሀገር ስራ እድሎችን የማግኘት እንትን አለ ማለት ነው። ስለዚህ ሰርተፊኬቶችን ጨርሰው ተምሮ ጨርሰው መውሰድ በጣም ማለት የምርጥ የኢንቴንት የትምህርት አቅጣጫ ነው። አሁን ለምሳሌ ኦንላይን የሚሰሩ አሁን ስራዎችም አሉ። ለዛ ሰርቲፊኬት በጣም ወሳኝ ነገር ነው። ያ ላይ ሰርቲፊኬት የምሰሩ ስራዎቹ በጣም እንትን ናቸው ማለት ከባድ ነው። ስለዚህ ሰርቲፊኬት ያስፈልጋል አንድ ሁለተኛ ደግሞ ስኪል ነው በዛ ነገር ላይ በጣም እየጠለቀህ እውቀት ያስፈልጋል ማለት ነው። እውቀት ካለ ስራውንም መስራት ይቻላል ማለት ነው። ስለዚህ ሰርቲፊኬት በጣም ወሳኝ እና አንደኛው ነገር ሲሆን ሁለተኛ ደግሞ ስኪል በዛ ነገር ላይ ባለ የስኪል ስራዎችን ወስደህ ይሰጣል አሁን ለምሳሌ አፕዎርክም ሆጠይሁን ሌሎች ፋይበርም ይሁን ስራዎችን ይሰጣሉ ያን ስራ በ ኦንላይን የሚሰሩ ስራዎችን ወስዶ መስራት ማለት ነው። ስትሰራ እንግዲህ የተለያዩ ጥቅማ ጥቅሞች አሉ። አሁን አንድ ሰው ለምሳሌ በቀን ውስጥ መቶ ዶላር ማግኘት የማይችለውን ነገር ኦንላይን ሰርቶ ሊያገኝ ይችላል ስራውን ማለት ነው። አሁን ለምሳሌ በአንድ ቀን ውስጥ መቶ ዶላር ማለት በኢትዮጵያ ሲቆጣ ማለት ሲቀየር አስራ ስምንት ሺህ አምስት መቶ መቶ ምናምን ገደማ ማለት ነው። ያ በጣም ጥሩ ነገር ነው። ስለዚህ ኦንላይን ትምህርቶችን መስመር ላይ መማር ይሄ ኦንላይን ኮርሶችን መውሰድ ይሄ ኦንላይን አጫጭር ነገሮችን መማር በጣም ለህይወት ህይወትን ለመለወጥ በአጭር መንገድ በጣም ቀላል ነው ማለት ነው። አሁን ለምሳሌ አንድ ሰው ዲግሪ ወይም ማስተርስ ወርቀት ወይም ከመያዝ ይሊቅ እንዲህ አይነት አጫጭር ኮርሶች ሰውን ልለውጡ ስለሚችሉ እነዛን ነገሮችን ኮርሶችን መማር በአጭር ጊዜ ውጤታማ እንዲሆን ያደርጋል ማለት ነው። ስለዚህ ኮርሶችን መማር እና ኮርሶችን ማለት እንትኖችን መውሰድ በጣም አስፈላጊ ነገር ነው ማለት ነው። ስለዚህ ኮርስ አጫጭር ኮርሶችን እና የተለያዩ የትምህርት ዝግጅት አሁን ለምሳሌ ትናንሽ የሆኑ ግን ለስራ የሚያገለግሉ ኮርሶችን ስኪልን ዴቨሎፍ ማድረግ የሚችሉትን ሁሉንም መማር አስፈላጊ ነገር ነው። ስለዚህ ማንም ሰው ቢማርና ቢለወጥ አሁን ሁሉም ነገር ኦፕን ነው ማለት ለሰው ልጅ ክፍት ነው ምንም ሰው ራሱን ለማስተማር ለመሰልጠን ከፈለገ ሁሉም ነገር ኦፕን ስለሆነ ያው መማር አስፈላጊ ነገር ነው ማለት ነው። መማር ያው ግዴታ አይደለም። ግን ሰው ፍላጎቱና መማር የሚፈልግ ነጌ ለምሳሌ ይሄን አደርጋለሁ የሚል አላማ ካለው እንዲህ አይነት አጫጭር ቁርሶችን ወስደው የራስን ህይወት የሌሎችንም አሁን ለምሳሌ ቤተሰብም ልሆን ይችላል የሚያስተዳድር አንዳንዴ ለተቸገሩም የሚያካፍል ሰዎች እንዲህ አይነት ኮርሶችን ተጨማሪ ገቢ ወይም ሳይድ ሀስል የሚያገኙ ከሆነ ለራሱን ህይወት ከራሱ ህይወት አልፎ ከእሱ ማለት እሱን የሚጠብቁትን ህይወት መቀየር ይችላል ማለት ነው። ስለዚህ ሌሎችን ደግሞ ኮርሱን እንዴት መውሰድ እንዳለባቸው በማሰልጠን የትለያዩ ስኪሎቹን እንዲያሳድጉ በመምከር ያን ነገሮችን ሊያገኝ ይችላል። ስለዚህ አንድ የሰለጠነ ወይም የሙያው የሰለጠነ ሰው ሌላውን አሰልጥነው ቢቁ ማድረግ ይችላል ማለት ነው። ስለዚህ አጫጭር ኮርሶቹ ወይም አጫጭር ትምህርቶቹ ለተለያዩ ስራን እንዲያገኝ ስራ አጦች ስራን እንዲያገኙ ይሄን ስራ ያለ ሰው ስራ እንደውም ተጨማሪ ገቢዎችን እንዲያገኝ የሚረዳ የአጫጭር ስልጠና ወይም አጫጭር የአንድ ወርም አለ የሁለት ወር እስከ ስድስት ወር ባለው አጫጭር ኮርሶቹ ይዘጋጃሉ። ያን ኮርስ መውሰድ በጣም አስፈላጊ ነገር ነው። እና ኮርሶችን እንደዚህ አይነት ኮርሶችን መጠቀም እና መውሰድ ጥሩ ነው ማለት ነው።

ገንዘብ ይቆጥባለው ገንዘብ ሲቆጥብም ደግሞ መቆጥበው እንዴት ነው በቤቱ ውስጥ ወይም ካልሆነ በባንክ አስቀምጫ አይደለም ገንዘብን መቆጥበው። ገንዘብ መቆጥበው አሰራር አንድን ነገር ገዝቼ በማስቀመጥ። እንደዛ እቆጥባለሁኝ ይሄ ደግሞ ሌላ አሁን ለምሳሌ የሆነ በተለያዩ ነገሮች ኢንቨስት በማድረግ ገንዘብን ልቆጥብ እችላለሁ ወይም ገንዘቡን ማለት ማባዛት እችላለሁ ማለት ነው። ከቁጠባ አልፎ ቁጠባን በርግጥ የምወደው ሰው ይሄ ማለት ወደኋላ ኋላ ኋላ ቀር አስተሳሰብ። በአሥራ ዘጠኝ ሴንቸሪ የቀረ አመለካከት ነው። ገንዘብ መደረግ ያለበት ኢንቨስት መደረግ አለበት። አሁን ለምሳሌ አንድ ሰው ኢንቨስት የሚያደርገው ለምሳሌ ገንዘብ ካለው። የሆነ ነገር ገዝተው ወይም ለምሳሌ መክና ከምገዛ አሁን ለምሳሌ ኢንቨስትም የተለያየ አማራጮችን ተጠቅሞ ማለት ነገ ያዋጣኛል ብሎ የሚያስበውን ነገር ላይ ኢንቨስት ማድረግ ነው። አሁን ለምሳሌ ቤት የሚገዛና ሰው እና መክና የሚገዛ ሰው ሁለቱም በስቴል አይነቶች ሁሉ ያለያያሉ። መኪና እየሄደ እርጅና አለ ይበላሻል እንደዛ እንደዛ አይነት ነገሮቹ ያጋጥማል ሌላ ወጪን ያስከትላል ማለት ነው። አሁን ለምሰሌ ቤት የገዛ ሰው አትራፊ ነው ማለት ነው። ቤት ከቆይታ አንፃር ዋጋውም እየጨመረ እያደገ የሚመጣ ነገር ነው። አሁን ለምሳሌ በአንድ አመት ውስጥ ባይጨምርም ቀጣይ አመት የሚጨምር ነገር ነው። ልክ እንደ አሁን ለምሳሌ ወርቅ እና ሌሎች ንግድ አይነቶች አሁን ለምሳሌ ሰልዱ ቢቻል ቢቻል ወርቅ ገዝቶ ማስቀመጥ አሁን አለበት ማለት ነው። ወርቅ የተለያዩ ማዕድናትን ገዝቶ ማስቀመጥ አሁን በተለይ ወርቅ ነው እንግዲህ በየአመቱ እየጨመረ ያለው ነገር። ሌላ ማዕድን እኔ አልማዝ ምናምን ሊኖር ይችላል ግን በወርቅ ገብያ እንደ አለም አቀፍ በየቀኑና በየ ማለት በየሰአቱ ወይም በየቀኑ እየጨመረ የሚሄድ የገበያ አይነት ነው። ስለዚህ እንደዚህ አይነት ነገሮችን ገዝቶ በማስቀመጥ ነገ ላይ እጥፍ ድርቡን ሊያተርፍ ይችላል። እና አሁን አንድ ሰው አሁን ለምሳሌ ተራ ነገር የሆነ ወይም ገንዘቡን በባንክ ልክ ወይም ቤት ውስጥ ተራርቆ ወይም የሆነ ቁጥብ ይቆጥበዋል ብለው የሚያስቀምጥ ከሆነ ያ ገንዘብ ሄዶ ሄዶ ምንድነው? ኢንቨስት ካደረገው ሰው ጋር ምንም የሚያገናኝ ነገር የለም። ኢንቨስት ያደረገ ሰው ሁለት እና ሶስት እጥፍ ነው የሚያገኘው። ግን የቆጠበ ሰው ያቺን ገንዘብ የቆጠበችውም የተቆጠበችውም ገንዘብ እንጂ ሌላ ትርፍ ገንዘብ ሊያገኝ አይችልም። በምንም ተአምር ያ በጣም የሚያስጠላና የንግድ ማለት የቁጠባ ሳይንስ ነው ማለት ነው። ቁጠባ የሚጠቅመው የሚጠቅመው ለባንኮች ለተለያዩ ሼር ድርጅቶቹ ገንዘቤን ለማንቀሳቀስ ይጠቅማል። እንጂ ምንም አሁን ለምሳሌ ለሰው ልጅ ወይም ሰው ወስዶ ባንክህን ለሚያስቀምጥ ሰው የሚሰጠው ጥቅም ምንም አይነት ይሄ እንደውም ተራ እንትን ነገር ነው። ማለት በአንድ ሳምንት ሰው ሰርቶ ማግኘት በዛ ገንዘብ ማግኘት የሚችለው ነገር ነው ማለት ነው። ስለዚህ ገንዘብ ካለ ባንክ ከማስቀመጥ ይልቅ የሆነ ነገር ላይ እምበስ ማድረግ የተሻለ ነው። ይሄ ማለት የሰለጠነ በዚህ በሃያ አንደኛው ክፍለ ዘመን ወይም ሴንቸሪ የምመጥን የስራ አይነት ነው ማለት ነው። አሁን ኢንቨስት ማድረግ በተለያዩ አማራጩ ይሄ ኢንቨስትመንት ፕላኖችን በማውጣት የአንዳንዷን ነገር አቅዶ በአልሞ የአንዳንዷን ነገር ለምሳሌ በአንድ አመት ውስጥ የኔ ሀገር አተርፋለሁኝ ወይም ይሄን ለምሳሌ አንድ ሚሊየን ብር ኢንቨስት የሚያደርግ ሰው በአመቱ አምስት ሚሊየን ያገኝ ይችላል። ስለዚህ ባንክ ቤት ደግሞ አንድ ሚሊየን ያስቀመጠ ሰው በአመት መቶ ሺህ ብር ላይ አተርፍ ይችላል ማለት ነው። ስለዚህ እንዲህ የኔ ሀይል ሊውነት ስላለ ይሄን ነገር ሰው አጥንቶ አጣርቶ ማለት ኢንቨስትመንት ማለት የባንክ ውስጥ ማስቀመጥ ጎጂ ባህል እንደሆነ ሰው መረዳት አስፈላጊ ነገር ነው ማለት ነው። ስለዚህ ይሄ ባህል ጎጂ ባህል መቅረፍ አለበት ማንም ሰው ገንዘቡን በባንክ ማስቀመጥ የለበትም ማድረግ ያለበት ኢንሸስ ማድረግ ነው ማለት ነው። ያገኘውን ገንዘብ የሆነ ነገር ገስቶ ማስቀመጥ ነገ የሚያዋጣበትን ነገር ገዝቶ ማስቀመጥ ነው። እንጂ ገንዘቤን ባንክ ማስቀመጥ ይሄ የሞኝነት ስራና የኋላ ቀር በአሥራ ዘጠነኛው ሳይንቸሪ ከዛ በፊት ያሉ ሰዎች የሚያስቀምጡበት የሚያደርጉት አሰራር ነው ማለት ነው። አሁን ዘመናዊ ሰው ይሄን ማድረግ የለበትም።

ወደ የትኛው ቦታ ትጉዜ ታውቃለህ? እኔ ትጉዤ የማውቀው ቦታ አሁን ለምሳሌ ሀገር ውስጥ ካልሆነ በስተቀር እኔ ጉዞ አድርጌ አላውቅም ማለት ነው። ከሀገር ውጪ ከሀገር ውጪ መጓዝ እፈልጋለሁኝ ግን። ያለኝ አሁን ለምሳሌ የሚያስጉዘኝ ስራ ምናምን የሚያስጉዘኝ ስራ ብኖርና የሚሰራበት ነገር ወይ ኢቨንቶች ምናምን ሲኖሩ መጓዝ እችላለሁ ግን አሁን ይሄንን የሚያስጉዘኝ ነገር የሚያስጉዘኝ ነገር ስለሌለ ተጉዤ አላውቅም ማለት ነው። ሀገር ውስጥ ከሆነ ያው መጓዝ ዮሐንስ ስራዎቹ ስላሉ እየተሯሯጥኩኝ ምን እያልኩኝ እጓዛለሁ ማለት ነው። ስለዚህ ሀገር ውስጥ የሚያስጉዘኝ ነገር ብዙ ስራዎች ስላሉ ስራዎችን ለመስራት እና አንዳንድ ነገሮችን ለማድረግ ከሰው ጋር እና ወይም ከተለያዩ ድርጅቶች ጋርም ያው አንዳንድ ነገሮችን ለመስራት ወደ ከሀገሩ ውጪ። ለመሄድ ፍላጎት ቢኖረኝም ግን አገር ውስጥ በብዙም ጊዜ ስራ ላይ አሳልፋለሁኝ ማለት ነው። ሀገር ውስጥ አሁን ለምሳሌ ወደ አርባ ምንጭ አዲስ አበባ ወደ ጎንደር ባህርዳር ምናምን እየተጓዝኩኝ ስራ ምናምን ካለ እያንዳንዷም ስራ ቦታ እሄዳለሁኝ ማለት ነው። አሁን ጅማ ላይም ብሆን ሰርቼ እንትን አድርጌ እሄዳለሁኝ ማለት ነው። አንድ የትኛውም ቦታ ስራ ያለበትን ቦታ ወይም የሆነ ኢቨንቶቹ ዝግጅቶቹ ምናምን ካሉ እሄዳለሁ ማለት ነው። እና ከሀገር ውጪ መጓዝ የምፈልጋቸው ቦታዎች ለምሳሌ እኔ ወደ ታይዋን ታይላንድ ምናምን መሄድ እፈልጋለሁኝ። ከዛ አልፎ ደግሞ ሲንጋፎርን እና ይሄ የሲንጋፎር ከተማ አንዴ በጣም ባንኮክ ማለት ነው። እነዛን እኔ ማየት እፈልጋለሁ የምክንያቱም የንፃ ጥበቦቹ ምኖቹ ምኖቹ በቃ ያሉ ነገሮች ሁሉ ቱሪስት መሲብነት በጣም እንትን የሚያደርጉ ናቸው ማለት ነው ሚሲቡናቸው ማለት ነው። ሆነ ቻይና ውስጥም ቱሪስት መሲቦቹ በጣም ብዙዎች አሉ እና እነዛንም መጎበኘት እፈልጋለሁ። ኢትዮጵያ ውስጥም የምትጎበኘው ብዙ ነገሮች አሉ እና እነዛንም በጉብኝት ስዓት አልጨረስኳቸውም እና እነዛንም ሀገር ውስጥ ያሉ ነገሮችን በደንብ ማወቅ የሀገርን ባይልና ታሪክ የሀገሪቱን ማለት ነው ማወቅ አስፈላጊ ነገር ነው። ስለዚህ እያንዳንዷን ነገር ሀገር ውስጥ የሚሆነውን ነገር ነው ማወቅ አስፈላጊ ነገር ነው ማለት ነው። ብዙን ጊዜ ውጭ መጓዝ አንደኛ ለስራ ጉዳይ ወይም የተለያዩ ስራዎቹ ምናምን ካሉ ወደ ውጭ አገራት የመጓዝ መስራት አስፈላጊ ነገር ነው። ግን ዝም ብሎ ሄዶ እንትን ማለት ያው እንግዲህ ካፒታል ካለ መንቀሳቀስ የሚችል ከሆነም ያው መዝናናት ብዙም የሚጎዳ ነገር የለም ማለት ነው። ስለዚህ ገንዘቦቹ አሁን ለምሳሌ ተቀማጭ ገንዘቦቹ እኔ ከማንቀሳቀሰው ገንዘብ የምበልጥ ከሆነ መዝናናትን የሚከለክል ነገር የለም ስለዚህ መዝናናት አንድ ጎን አንድ የሆነ ነገር ነው። ስራ መስራትም ደግሞ ሌላ ነገር ነው ማለት ነው። ስለዚህ ስራ መስራት አስፈላጊ ወጥሮ ስራ መስራት አስፈላጊ ነው ደግሞ መዝማናትም በዛልክ አለብን ማለት ነው። ስለዚህ የሰው ልጆችነን ብዙ አመት በዚህ ምድር ላይ መቶ አመት ከዛ ለማይበልጥ ነገር እዚህ መጨናነቅ አስፈልግም ስለዚህ ባለው እንትን እግዚአብሔርን ማመስገን አለብን እንጂ እኛ ደግሞ እዚህ መብለን መጨናነቅ አለመጽናናት እንደዚህ አይነት ነገሮቹ ጥሩ አይደለም። ሰው መዝናናት ያለበትን መዝናናት ጭንቀት ማብዛት አያስፈልግም። በምንም ነገር መጨነቅ ምንም አያስፈልግም ነገሩን ሁሉ በእግዚአብሔር ዘንድ ያው ቀድሞ ስላለ ሁሉም ነገር ቀድሞ በእግዚአብሔር ዘንድ። ስላለቀ እኛ ደግሞ ያን እየኖርንበት እንጂ ምንም አዲስ ነገር እኛ ፈጥረነው ወይ የሚኖረው ነገር የለም። ስለዚህ ኑሮ መጀመሪያ ማንም ኖሮ ያለፈበት ደግሞ እግዚአብሔርም ለሰው ልጅ አይቶ አልሞ አቅዶ ያስቀመጠውን ነገር ነው እምንኖረው እና። ለያን ነገር ኖሮ ለኖሮ ብሎ መጨነቅ ለነገ መጨነቅ ብዙም አያስፈልግም። ስለዚህ ባለው ነገር ባለው በእጅ ባለው ነገር መደሰት አስፈላጊ ነገር ነው። እግዚአብሔርንም ማመስገን ባለው ነገር በሁሉም ነገር እግዚአብሔርን ማመስገን ነው። ይሄ በሌለውም ባለው ነገር ሁሉ እግዚአብሔር መመስገን አለበት። ስለዚህ ማንም ሰው በነገሮቹ ላይ መጨነቅ አያስፈልግም መጓዝም አለበት መዝናናትም ያለበት ብሎ የሚያምነውን ቦታ ሁሉ መጓዝ አለበት

በትምህርት ቤት የምትወደው የትምህርት አይነት ምንድነው? ለምለው ጥያቄ። እኔ በትምህርት ቤት የምወደው የትምህርት አይነት ፊዚክስ ነበር። እና ፊዚክስ በጣም ታሪኩ ብዙ ነው። እና ፊዚክስ እኔ ድሮ በጣም እወደው ነበር። እና አንዴ እንዲጠላኝ ያደረገኝ። መምህር ነበር ማለት መምህር እኔ በጣም የሚጠብቀው ለእርሱ ለመማር የምፈልገው መምህር ጥሎ ወደ ሌላ ቦታ ሲሄድ በቃ እንግዲህ ሌላ ሰው መጥቶ ሲያስተምረኝ። ማስጠላት ጀመረ ማለት ነው። እና የሚያስተምረው እንትን የሆነ በቃ የማይሆን ነገር ደስ የማይል ነገር ማስተማር ስጀምር በቃ ያን ነገር። እንትኖችን ማጥናት ፊዚክስን ማጥናት ማድረግ ትቼዋለሁኝ። ስለዚህ ፊዚክስ በጣም እወደው ነበር። ግን እንደ ፊዚክስ ማለት እንትኖቹን ብዙ ሌሎችን ትምህርቶችን እንትን አይደለም አሁን ማትሰና ፊዚክስ እንግዲህ የዛኔ እኔ ብይዝ ኖሮ። የሆነ አሁን ኢንጂነሪንግ ሆኜ የተለያዩ ነገሮችን ለማድረግ እሞክር ነበር። ግን አሁንም ብሆን ያው እኔ መጥፎ ትምህርት ተምሬያለሁኝ አልልም። ግን በጣም የምወደው ትምህርት እንግዲህ ፊዚክስ ነው። ከዛ አልፎ ደግሞ ሌሎችን ኬሚስትሪ ምናምን ሞክራለሁኝ ማለት ሞክራለሁኝ ሳይሆን ይወዳልኝ ግን እንዴ እንደ ፊዚክስ አይደለም ማለት ነው። ፊዚክስ በጣም ማለት ለሰው ልጅ አስፈላጊ ነገር ነው። በዛነእንግዲህ እኛ ስንማር ትምህርትን ስንማር ለፊዚክስ አሁን እኛ የተለያየ እውቀት የምናገኝባቸው እንደ አሁኑ ልጆች አይደለም። እኛ በቃ ማንበብ ከፈለገን ማለት ለማወቅ የተለያዩ መጽሐፍቶችን ማገላበጥ እንጂ አሁን የተለያዩ ኢንተርኔት ላይ ሰርች አድርጎ ማግኘት አለ። ሀሳቡ ምን እንደሆነ በቃ እልል ባለ በኤቻት ጂፒቲ ወይም በኤ አይዮቹ መረዳት አለ። በእኛ ጊዜ በጣም ከባድ ነበር አሁን እውቀትን ለማግኘት። እኛ አንደኛ ከመምህር ነው የምንሰማው ሁለተኛ ደግሞ መጽሐፍ እንደዛ አሁን ለመጠቀም። ሙሉ መጽሐፍ እንትን አይደለም ማለት የተሟላ መጽሐፍ ስለሌለ መደረግ ያለበት እንግዲህ ምህር የሚያስተምረውን እያንዳንዷን ነገር መከታተል እና መጽሐፍ አስፈላጊ ነገር ነው። ከዛ አልፎ ደግሞ ያው ላይበረሪ በመሄድ ያው እሱንም ተሽቀዳድሞ ጋይዶችን ምናምን አሁን የተማሪዎች ጋይድ አሁን የሚነበበው መጽሐፍትን ከላይብረሪ አግኝቶ የድሮ መጽሐፍትን ምናምን ፈልጎ ማግኘት ማለት ነው። ስለዚህ በእኛ ጊዜ ማለት እኔ በምማርበት ብዙም አይደለም ግን በአንድ ሺህ ዘጠኝ መቶ ዘጠና ሰባት አንደኛ ክላስ ገባሁ ማለት ነው። ከዛ እየተማርኩኝ ያልኩኝ ግን ምንም ቴክኖሎጂን በዛ ዘመን አላደገም። በዛ ቢያንስ በቃ ስምንት ነው ሁለት ሺህ አምስት ወይም ሁለት ሺህ ስድስት አካባቢ ጎግል ምናምን መኖሩ ነው። እንግዲህ እየሰማን መጣን። ከጉል ጉግል በኋላ እንግዲህ ሌሎች ዌብሳይቶቹ ምናምን እያሉ መጡ ማለት እነዛ እኔ ጉግል ምናምን ሰው ሲቸግር ምናምን ጉግል የሆነ እሱንም በትንሽ ስልክ ነው እኮ። የምንጠቀመው እንጂ እንዲህ አይነት ስክሪን ተችም በዛን ሰዓት አልተፈጠረም። ወደ ገቢያውም አልገባም ማለት ነው። ስለዚህ ማለት ወደ ኢትዮጵያ ሌላ ቦታ ላይ ሊኖር ይችላል ግን ይሄ ሁሉ ኢትዮጵያ አልገባም። እንዲህ አይነት እንትኖቹ እና ቴክኖሎጂዎች ባልደረሱበት በዛን ሰዓት በጣም ተቸግረን በችግር ሰዓት ሆነን ነው። ትምህርትን የተመርነው እና የአሁኑ ልጆች ደግሞ ሁሉም ነገር በእጃቸው ነው። መጽሐፍ ከፈለገ በስልኩ ነው የተለያዩ ካይዶችንም ከፈለገ በስልኩ ማግኘት ይችላል። አልፎም ተርፎ በቃ አንድን ዩኒት ይሄንን ዩኒት ልነሳ ሳምራይዝ አድርግልኝ የምል ከሆነ በቻት ጅፒቲ ለሱ ሳምራይዝ አድርጎ እንትን መስጠት ይችላል። አሊያም ጥልፎ አሊያም ደግሞ ሙሉ መጽሐፉን ለኔ ሳምራይዝ አድርግልኝ የምል ከሆነ ለሱ ሰምራይዝ አድርጎ ያን ሀሳብ ሙሉ ጭብጡን ይሰጣል። ማለት ነው። እና ያ ዋና እንትኑ አሁን ማቴሪያሎች ናቸው። እኛ በእኛ ጊዜ ማቴሪያል የለም። ለመማርም በቃ ከሚል ከሚያስተምረው ውጪ ሌላ ምንም የእውቀት የምናገኝበት መንገድ የለም ማለት ነው። ያ በጣም ቻሌንጅ ፉል ነው። የሚያደርገን እና አሁን አሁን በጣም የተራቀቀ ነገሮች ሁሉ በጣም ያው ማለት በእጅ ስልክ ስለሆነ ስልኩን የምጠቀም ባጓጉ የምጠቀም ተማሪ ያው እንግዲህ የተሻለ እውቀትን አግኝቶ የተሻለ ነገሮችን ማድረግ ይችላል

የቴክኖሎጂ ችግር ሲያጋጥም ምን ታደርጋለህ ለሚለው ጥያቄ እኔ የቴክኖሎጂ ችግሮች ሲያጋጥሙ እራሴ የሆነ የሚፈታበት መንገዶች አሉ። ማለት ምክንያትም እኔ በበኩሌ የቴክኖሎጂ ተማሪ እና በቴክኖሎጂ ላይ ያለኝ የተሻለ ማለት ክህሎት አለኝ እና ያን ቴክኖሎጂ እንዴት እንደሆነ ማለት ምን ነው ችግሩ የሚለው ነገር መጀመሪያ የማጣራት እና የማጥናት ችግር ማለት ነገሮችን የማጣራት እና የማጥናት ነገር አካሂዳለሁኝ ማለት ነው የመጀመሪያው። ሁለተኛው ደግሞ ማለት ይለሳ ችግር መፍታት አቅጣጫዎቹ ምን እናችሁ የሚለው እያንዳንዱን የመፍትሄ አቅጣጫዎቹን አስቀምጣለሁኝ። ከዛ በኋላ ወደ ስራ እገባለሁ ማለት ነው። ለምሳሌ ሲልክ ተበላሽቶ ከሆነ ችግሩን ብልሽቱን እኔ እራሴን ሲልክ ስለማውቀው ምን ማድረግ አለብኝ ብልሽቱን ለማስተካከል አስፈላጊውን ማቴሪያሎችን ማዘጋጀት ማለት ነው። አስፈልጋው ማቴሪያሎች ካዘጋጀው በኋላ ሲልኩን መፍታት ማለት ነው አሁን ሚፈታ የሚስፈታ ችግሮች ከሆኑ መፍታት ከዛ የተበላሸውን ቦታ ከጠገኝኩ ማለት ካስተካክልኩኝ እና ከበየር ድገት ወይም ሊድ የሚበየድ ምናምን ነገሮች ከሆኑ በይጃቸው ከዚያ ስልኩን ማለት ነው እንተን አደርጋለሁኝ ማለት ነው። ወደ በቦ ማለት በቦታው መልሸ ብሎን ከአስርኩኝ በኋላ ከዛ በኋላ ሲልኩ ማለት እዛው ቸከ አድርጌም ስልኩ እንደሚሰራ እና እንደማይሰራ ቸከ አረጋለሁኝ። የሚሰራ ነው እንግዲህ የችግሩን እራሴ ስለማውቀው እራሴ መፍታት አቅጣጫዎችን አደርግልኝ እና ያው እንደሚሰራ እረግጠኛ ስለሆኩኝ ነው ስራውንም እንትን ያልኩት እና ከዛ መግጠም ነው ማለት ነው። ከገጠምኩኝ በኋላ እንግዲህ እንደማንኛውም ስልኩን መጠወም እችላለሁ አንድኛ ሁለተኛ ደግሞ በጣም አስቸጋሪ የሆነው ብልሽቶች ለምሳሌ ከአቅም በላይ የሆኑ ብልሽቶች ካሉ ከኔ የተሻሉ በዛሙ ያለ በጣም ማለት የቆዩ ልምድ ያላቸው እና አዲስ አሁን ለምሳሌ የስልክ ሞዴሎች ምናምን ሚጠቀም ከሆነ ድንገት እዛ እነሱ ጋር መቀየሪያ ምናምን ያሉትን ያሉት ጋ ሄጀ ጠይቄ እራሴ ማስተካከል እችላለሁ ካልሆነ ደግሞ እነሱ እንዲያስተካክሉ ሰጥጨ እንትን ማድረግ እችላለሁ ማለት ነው። ይህ እራሱ የቻለ የመፍትሄ አቅጣጫ ነው ማለት ነው። እና ቴክኖሎጂ ሲባል በስልክ ላይ ብቻ አደለም። የሚያተኩረው ቴክኖሎጂ ሲባል ሁሉንም ነገር ከ በቃ ድጂታል የሆኑ ማናቸውም ነገሮች ቴክኖሎጂ ያጠቃልላል ማለት ነው። ስለዚህ ቴክኖሎጂ ሲባል የሆነ አንድ እና ሁለት ነገር ወይም ሶስት እና አራት ነገር አደለም። በጣም ሁሉም አሁን አየን ላይ የሚንቀሳቀሱ የሚሰሩ ነገሮች ቴክኖሎጂዎች አጠቃላይ ቴክኖሎጂ ነው እሚባሉት። ማለት አሁን እድሮ የመካኒካል ስራ እንትን ነበር አሁን ከመካኒካል ወደ ኤሌክትሪክ ተቀየረ። ከኤሌክትሪክ አሁን ወደ ቴክኖሎጂ ነው። ሁሉም ነገር የተቀየረው ማለት ነው። አሁን ኤሌክትሪክ ማንኛውም ኤሌክትሪክ እንትን ያለው ወደ ኤሌክትሪክው ቴክኖሎጂ ጋር የተሳሰረ ነው ማለት ነው አርቲፊሻል ኢንትሊጀንስ ማለት ደግሞ ለምሳሌ ልዛ አርቲፊሻል ኢንትሊጀንስ ኤሌክትሮኒክስ እንጂ ሌሎች እንትኖች አያስፈግም ማለት ኤሌክትሮኒክስ ያለ ከዛ በኋላ ደግሞ ቴክኖሎጂዎች አሉ። ሮቦቲክ ማለት ነው። እነዛን እያንዳንዶን ማለት አንተ አሁን ለምስራጥ የሚፈልገውን ነገር ማዘጋጀት እና እያንዳንዷን ነገር ዲዛይኗን ማስተካከል አስፈልጋ ነገር ነው ከዛ ወደ ስራ ይገባል። ነገሮችን ሁሉ ያው በመስተዋል እና በሰክነ መንገድ ይካይዳል። ከዛ በኋላ አንድ ቴክኖሎጂ ወይም መፍታት አቅጣጫዎችን መፍጠር ይችላሉ ማለት ነው።

ውሃም ማምጣት ታውቃለህ የምለው እንትን ውሃም ማምጣት እንዴት እንደሚመጣብ ልጅ ያለው ድሮ ከቧውንቧ ውሃ ምናምን ቀድቼ አመጣ ነበር መለት ነው። አሁን ቧውንቧ ቤት ውስጥ ስላል ብዙም የሚያሳስብ ማለት አሁን ውሃ መቅዳት ምናምን። ብዙም አስፈላጊ ማለት እንትን አስቤ አላቅም ማለት። ድሮ በየቤቱ ውሃ ስላልገባ መንግስት ምንድነው የሚያደርገው? ለአንድ ሰፈር የሆነ አንድ ውሃም ሚቀዳበት ቦኖ ያዘጋጃል ማለት ነው። እና በዛ ቦኖ መሰረት ሶ ያው በየ ቦታውን በየሰፈሩ ወርፋት አሲዞ ምናምን ይቀዳል ማለት ነው። ውሃ እና ያ ውሃ የሚቀዳበት እንትን ፕሮሰሱ በጣም ረጅም ነው። ወረፋ ምናምን ካለ ቀን ሙሉ ሰው እየጠበቀ ይውላል። አሁን ለምሳሌ ስራ ያለ ሰው እንግዲህ ጥሎም ከመሄድ ውጪ ምንም እንትን የሚያደርግ ነገር የለም። አንዳንዴ ደግሞ ውሃው ይጠፋል ይጠፋም ይችላል። እና ውሃው እንትን እንዳይል በጥዋቱ አሁን ለሊት የሚቀደበት ሰዓታት አለው። ሌሊት አስራ ሁለት ሰዓት ማታ ደግሞ አስራ ሁለት ሰዓት የሚቀድማቸው ግዛቶች አሉ። ሳይታሰብ ደግሞ ቀን የምቀዳበት እንትን አለ። ወደ አራት ሰዓት መጣ የሚቀዳበት አምስት ሰዓት ሚቀዳበት የሆነ በቀን የልጆች ሰው በተመቸው ሰዓት መጥቶ የሚቀዱ ነበሩ ማለት ነው። ያ በጣም አስለቺ እና አድካሚ አንድ ሁለተኛ ደግሞ ሰው አሁን ለምሳሌ ሌላ ስራ እንዳይሰራ የሚያስገድድ ሁኔታ ነበረው ማለት ነው። ስለዚህ ለውሃ ብሎ እንግዲህ ስራውንም አቁሞ ምን እንዳይል አሁን ደግሞ የመጣው እንትን እንግዲህ በየቤቱ ውሃ ምናምን ሰው የቻለው ወደ ራሱ ቤት ያስገባል ማለት ነው። እንግዲህ መንግስት ውሃውን ወደ ቤት የሚያደርሰው መንግስት አይደለም ግለሰቡ ራሱ የትቦ ወጪዎችን እና የተለያዩ ወጪዎችን አውጥተው ወደ ቤቱ የማሰራት መብት አለው። እና ያን መብት መጠቀም ይችላል ማለት ነው። እንዲህ አይነት እንትኖች አሁን ለምሳሌ ድሮ ድሮ ቢኖሩ ኖሮ ማለት በየቤቱን የሚያደርግበት አንደኛ መሰረተ ልማች ችግር ነበረ። አዎ ቱቦዎችን ማግኘት። በቃ ይሄ ምንድነው? የእንትን ቁልፎችን የቦነው ቁልፎችን ማግኘት በጣም ከባድ ነበር። አሁን አሁን ተሻሽሎ መጥቶል እንጂ እኔ ድሮ ቴዝ ይለኛል እና ለ አስር ሳንቲም ማለት ነው። ወይ? ለአስር ሳንቲም ሶስት ቸርከን ነበር መቀዳው ሶስት ቸርከን ይቀዳል ለ አስር ሳንቴም ሳንቴም ሳንቴም ስልሳ ሌትል ይቀዳ ነበር። አሁን ግን ስንት እንደሆነም አላውቅም። ያው ጀርካን አምስት ብር ይመስለኛል ውሃ አንዴ ሃያ ሌትር ጀርካን ከተቀዳ አምስ ብር። እና ያ በጣም ከድሮ አሁን የጥብጥር መልስ በጣም ውድ ነው ማለት ነው። ስለዚህ እንደዚህ አይነት እንትኖቹን ማድረግ ጥሩ አልነበረም። ውሃ እንደውም በነፃ ለዜጎች መከፋፈል ያለበት ነገር ነው። ግን በኢትዮጵያ ውስጥ አሁን ለውሃ ያስከፍለሉ ለሁሉም ነገር የማስከፍል ስራ ነው የያዙት ማለት ነው። ስለዚህ ይሄ ይሄ ይሄ ልክ እንደ አሁን አሜሪካን ሀገር እንደሚሆነው ማለት ነው። አሜሪካን ሀገር ነገር እንግዲህ ስኬ ምህረት የምነሱ ነገሮች ሁሉ ገንዘቤን የሚጠይቁ ነገሮች ናቸው። እያንዳንዱ የቀን ውሎ ከወጪ ጋር ነው የሚገናኘው። ስለዚህ እንደዚህ አይነት እንትኖቹን እዚህ ኢትዮጵያ ውስጥም አሁን መንግስት የራሱን ገቢ ለማሳደግ ሲባል እንዲህ አይነት ነገሮችን ያደርጋልና ያ በጣም ለህዝቡ የማይመች ፖሊሲ ወይም የማይመች አስተዳደር ስርዓት ነው ማለት ነው። ግን ለራሱ አሁን መንግስት ለራሱ በጣም የሚጠቀማቸው እንትኖች ገቢዎች ከዚህ በጣም ይጠቀማሉ በበንቲኖቹም ማለት ነው። ግቢዎችን ስለዚህ ግቢን ለማሳደግ ብሎ ግን ህዝቡ ላይ ጫና መፍጠር ተገቢነት የሌለ አሰራር ስለሆነ ይሄን መንግስት በበኩሉ ቢታረም እኔ በጣም ደስ ይለኛል

ጥረት ጥረት ማለት ጥራት ያለውን ስራ ማቅረብ ትችላለህ? አዎ ጥራት ያለ ስራ ነው እኔ ስራ ስሰራ ስጀምር በጥራት ነው የምሰራው። እና ስራን ማለት አንድ የስራ ላይ እኔ ብዙ ጊዜ ነው የምወስደው። ምክንያቱም ብልሽት እንዲኖር አልፈልግም። ለዛ የአንዳንዱን በጥንቃቄ የአንዳንዷን ማለት ነው ምንም እንተን ሳይፈጠር በጥንቃቄ የምሰራው። እና ስራ ለመስራት መጀመሪያ ቅድም ዝግጅቶቹ በጣም አስፈላጊ ናቸው ማለት ነው። ቅድመ ዝግጅት ካደረኩኝ በኋላ ምን መሰራት እንዳለበት ቅድሚያ ምንድነው የምሰራው ከዛ በኋላስ ምንድነው የሚሰራው የሚለውን ነገር እያንዳንዷን ማጥናት መጀመር አለብኝ ማለት ነው ስራ ከመጀመሪያዬ በፊት። ጥናቱ ካለቀ በኋላ ንድፈ ሀሳቦችን ማቅረብ ማለት ነው በጥናቱ መሰረት። ከዛ ካቀረብኩኝ በኋላ በዛ በኔቲቭ ሀሳብ መሰረት ስራዎችን መቀጠል ይችላሉ ማለት ነው። ስራ ሲቀጥል ስራው ደግሞ ውጤታማ እንዲሆን የአንዳንዷን ቅድመ ተከተል ያሉ ሂደቶችን መከተል አንዳንድ ነገሮችን ደግሞ ማስተካከል ያለብኝ ነገሮችም ካሉ በጊዜው እያስተካከልኩኝ ውጤታማ ስራ እንድሰራ ያደርገኛል ማለት ነው። ስለዚህ አንዴን ስራ ከመጀመሪያ በፊት ውጤታማና ጥራት ጥራት ያለበት ምንም አሁን በጥራት ላይ ጥያቄ የሚያስነሱ ነገሮች እንዳይፈጠሩ መጀመሪያው ነው ሁሉንም ነገር መጨረስ አስፈላጊ ነገር ነው። አሁን ለምሳሌ አንድ ነገር ስትሰራ ጥያቄ የምነሳባቸው ነገሮች ምንድን ናቸው የሚለውን ነገር መጀመሪያ ማጣራት አስፈላጊ ነገር ነው ማለት ነው። ጥያቄዎችን ካወቅኩኝ ምላሹን መስጠት ብዙም የምከብድ ነገር ስላይደለ ወደ ምላሹ አሁን ለምሳሌ መልስ በሚያስፈልግባቸው ቦታዎች ላይ እንግዲህ መልሶችን ለማቅረብ እዘጋጃለሁ ማለት ነው። ስለዚህ ያ አሁን የምዘጋጀው ነገር መልሶችን እንግዲህ ጥያቄዎቹን ካወቅኩኝ መልሶቹም አሁን ለችግሮቹ መፍትሄ ይሆናሉ ማለት ነው ቅድሚያ ማለት ነው። ስለዚህ እኔ እየሰራሁ የዚህ ችግር ምንድነው የዚህ ችግር ምንድነው ከማለት ይልቅ ለችግሮቹ ይሄ ችግር ነበር መፍትሄው ምን ነበር መፍትሄው እንደዚህ ባደርግ ይቀላል የምለውን ነገር መፍትሄ መፍትሄ ሀሳቦቹን ያው ሰፊቼ አንዴ ራሱን የቻለ ጥሩ ነገር ልፈጥር እችላለው ማለት ነው። ስለዚህ መጀመሪያም የሚቀድመው በቃ ነገሮችን ንድፈ ሀሳቡ እስከመጨረሻው ድረስ ያዋጣል አያዋጣም ይሄ ጥናቱ ልክ ነው አይደለም የሚለውን ነገር ሌሎችን ማስገምገም አለብኝ ማለት ነው። ካላስገመገምኩኝ እኔ አሁን ለምሳሌ ሰው ራሱ የሰራው ጥፋት ለራሱ አይታይም። ማለት ልክ ሁሉን ነገር ስለሚመስለው በሌላው በሌላ ሰው አይን መገምገም አለበት። እኔ ራሴ የሰራሁትን ራሴ ሙሉ በሙሉ መቶ ፐርሰንት ምንም ስህተት የሌለ አድርጌ ነው የሚቆጥረው። እና ለዛ ምን ማድረግ አለብኝ ሌላ ጓደኛም ሊሆን ይችላል የስራ ባልደረባም ሊሆን ይችላል በዛውም በዛ በምትሰራው ላይ ኤክስፐርት የሆነ ሰውን መጋበዝ ግድ ይላል ማለት ነው። ስለዚህ ችግሮቹን በቀላሉ በኔ አይን ያልታየው ያሉ ችግሮችን ከዛ ፊክስ አድርጎ ማለት ማውጣት ይችላል ማለት ነው። ከዛ ያን ነገር ካደረገ በኋላ ወደ መፍትሄ አቅጣጫ አሁንም የሚያስፈልጉ ነገሮችን ወደ ምን ብታቅጣጫ ምንድነው የሚያስፈልገው? ለዚህ ነገር መፍትሄው ምንድነው? ምን ባደርገው ነው አሁን ውጤታማ ስራ የምሰራ? የምለውን ነገር በዛ ማለት አሁን ኤክስፐርቱ ባመጣው ይሄ ይሄ አሁን ጉድለቶቹ ይታዩኛል በሚሉ ነገሮች ላይ ሙሉ ሙሉ ማለት ነው ማስተካከልና መዘጋጀት አለብኝ። ከተዘጋጀው በኋላ ያን ስራ እስከመጨረሻው ድረስ ከሰራሁ ካጠናቀቅኩኝ በኋላ ወደ ማቀርበው ሰው ወይም ወደ ማቀርበው ገብያ ከሆነ አቀርባለሁኝ ማለት ነው። መጀመሪያ እንግዲህ ለትችት መቅረብ አለበት። አንድን ነገር ለትችት ካላቀረብን በጣም አስቸጋሪ ነው የሚያደርገው ማለት ነው።

የትኛውን ወቅት ትወዳለህ? እኔ የምወደው በጋ ማለት ከክረምት በጋ ይሻላል። ግን አንዳንዴ ደግሞ ሙቀቱ አሁን ያለው ሁኔታ ሲታይ በጣም የሚያስጠላው ደግሞ በጋ ነው ማለት ነው። ስለዚህ እንግዲህ በጋ ቢሻልም ከሙቀትና ከአንዳንድ አስቸጋሪ ሁኔታዎች የተነሳ ክረምት እንደሚሻል አይነት ነገር ነው። እና ክረምት እንደ ክረምት ያለ ነገር የለም። በርግጥ ሰው አሁን ክረምትን ሊጠላ ይችላል። ግን እንደ እኔ እንደ ክረምት ያለ በጣም የሚጠቅም እና ለተለያዩ እንትኖቹ የሚያገለግል አሁን ክረምት አንደኛ ለጤንነት በጣም አሪፍ ነው። በጣም ሲቀዘቅዝ ደግሞ በጣም መጥፎ ነው። ስለዚህ በጣም መቀዝቀዝም የለበትም በጣም ደግሞ ሞቃትም መሆን የለበትም ማለት ነው። በጣም ሞቃት ሲባል አሁን በጣም በረሃማ አካባቢ ከሆነ ለጤና በጣም አዳጋሽ ነው ማለት ነው። ስለዚህ በረሃማ አካባቢ ላይ ሰው የሚኖሩ ሰዎች በጣም ለጤናቸው በጣም መጠንቀቅ አለባቸው ማለት ነው። ስለዚህ ያ ጥንቃቄ ለሰው ልጅ አሁን ለምሳሌ ካልተደረገ በስተቀር የሰው ልጄ ሊጎዳ ይችላል ማለት ነው። አሁን ጥንቃቄ በጣም የሚያስፈልግበት ቦታ ላይ ጥንቃቄ ማድረግ ነው እንጂ ምንም አሁን ለምሳሌ ምንም የሆነ መፍትሄ አቅጣጫ ላይኖር ስለሚችል እያንዳንዱን ነገር ወቅቱ አሁን ለምሳሌ በየቀኑ ማድረጋቸው ነገሮች ተግባራት ሁሉ ጥንቃቄ የሚያስፈልጉ ስለሆኑ በጥንቃቄ መጓዝ መመላለስ ነው የሚያስፈልገው ማለት ነው። አሁን ለምሳሌ ፀሀይ ባለበት ሰዓት ላይ ፀሀይ ሰውን በጣም እንትን ሲል እንዲህ እንደውም ያጠቁራል ማለት ነው። የሰውን የፊት ቀለም እስኪያጠቁር ድረስ ፀሀይ ይጎዳል ማለት ነው። ስለዚህ ከፀሀይ ቢቻል ቢቻል ያው ጥላዎችን መጠቀም የተለያየው ነገሮችን ተጠቅሞ መራመድ ይቻላል ማለት ነው። ስለዚህ ጥላ ራሱን የቻለኝ ጉዳት አለው ማለት ነው። እንደ እንደ ዝናብ እና እንዴ ሌሎች እንትኖች አይደሉም። ስለዚህ በዝናብ መመታት ይቀላል ማለት ነው ከጸሀይ ይልቅ። በዝናብ መመታት እንግዲህ በዝናብ የተመታ ሰው ብርድ ድንገት ሊያጠቃ ይችላል እንጂ ሌላ ነገር መፍትሄ እንትን የለውም። ብርድ ደግሞ የሚደረገው በተለያዩ እንትኖቹ መድኃኒቶቹም የሆነ በተለያዩ ነገሮች እንትን ይላል ማለት ነው ይታከማለት። ስለዚህ አንዴን እንትን ወቅት አሁን ለምሳሌ ክረምትም ጥሩ ነው ለማለት አስቸጋሪ ነው። ይሄ በጋ ደግሞ ማለትም ከባድ ነው። ስለዚህ እኔ በበኩሌ ማለት ነው መደረግ ያለበት ክረምት ክረምት በጋ ማለት የአካባቢዎች ላይ ማለት ቆላማ አካባቢ ቆላ ሲባል ወይኔ ወይና ደጋ አካባቢ መኖር እኔ እንትን ሰዓት ደግሞ ደጋማ አካባቢ መኖር ይጠቅማል ብዬ ነው የማምነው ማለት ማስበው። ግን ይሄን ማድረግ እንግዲህ በኢኮኖሚ ያደጉ ሰዎች ምናምን እንደዚህ አይነት ሁኔታዎች ሁሉ ሊመቹ ይችላሉ ማለት ነው ቦታ ማቀያየር። አሁንም በሀበሻ ወይም በኢትዮጵያ ባህል እንደዚህ አይነት ነገሮችን አንድ ሰው በአንዴ ቦታ ከብሮና እንትን ብሎ የሚኖረው ሰው ሲንቀሳቀስ የሆነ ሲሰደድ በጣም የሚያስጠላ ነገር ነው። ክብር የሌለው ሰው ይባላል ማለት ነው። ስለዚህ አንድ ሰው በተከበረበት በዛው ቦታ የመቆየት አስፈላጊ ነገር ነው። ስለዚህ ክብር መጀመሪያ ይቀድማል ማለት ነው። ስለዚህ ክብር የሚቀድመው በዛ አካባቢ ተወልዶ ባደገበት አካባቢ እንግዲህ የሚያረጅ ከሆነ አርጅቶ እንትን ይላል ማለት ነው። ስለዚህ አንድ ሰው ቆላማ አካባቢም በአንድ ወቅት ኖሮ በአንድ ወቅት ደግሞ ደጋማ አካባቢ ሄዶ እንዲህ አይነት ነገሮቹ ልክ አይደለሁም። ማለት በባህላችን መሰረት ልክ ስላይደሉ እያንዳንዱን ነገር የሚሰራው ወቅት ጠብቆ መሆን የለበትም ማለት ነው።

የምትወደው መጽሐፍ ምንድነው? እኔ የምወደው መጽሐፍ ቅዱስ መጽሐፍ መጽሐፍ ቅዱስ ማለት ነው። መጽሐፍ ሌሎች መጽሐፍቶች አሁን ለምሳሌ ሚነበቡ ነገር ቢኖሩም። እንደ መጽሐፍ ቅዱስ ያለ መጽሐፍ በአለም በአለማችን ላይ የለም። ስለዚህ መጽሐፍ ቅዱስና የእግዚአብሔር መንፈስ ያረፈባቸው መጽሐፍት። ለመንፈሳዊ እድገት በጣም ወሳኝ ነገር ነው ማለት ነው። አሁን ሰው በመንፈሳዊው አለም ማለት በመንፈሳዊ ካላደገ በስተቀር በስጋ ምንም ቢያድግ ምንም ምንም ቢበለጽግ ምንም ከ ሞት አያድንም ማለት ነው። አንድ ሰው በመንፈሳዊ ያለ ሰው ቢሞትም ወደ እግዚአብሔር ስለሚሄድ ምንም ይሄ የዚህ አለም ኑሮ ብዙም ሚያሳስብ እንትን አይደለም ማለት ነው። ስለዚህ ቢሞት ወደ እግዚአብሔር እንግዲህ ቢቀር የዚህ አለም ስኬት እና አያሉ ገንዘብ ሀብት ይጠፋል እንጂ ምንም ሌላ ሚጠቅም ማለት ከዚህ አለም ወስዶ ሚሄድ ነገር የለም። ስለዚህ ማንም ቢሆን ማንም ሀብታም እስካሁን ድረስ ሲሞት ራሱን ሀብት ይዞ ወደ መንግስት ሰማያት የገባ የለም። ስለዚህ እሱ እንኳን ሲሞት ሌላው መንገደኛ ነው ሚበላው ሀብቱን እሱ የሰበሰበውን የለፋውን መንገደኛ ስለሚበላ ብዙም ለዚህ መጨነቅ ለሃብት መጨነቅ ለሀብት ማሰብ አስፈላጊ አይደለም። ስለዚህ ባለ ደረጃ አሁን በምድር ላይ ባለን ደረጃ ያለውን ነገር ለድሆች ማካፈል መለማመድ አስፈላጊ ነገር ነው ማለት ነው። ስለዚህ ካለን ካለን ነገሮች ማካፈል የተቸገሮችን መጠየቅ የታረዙትን ማልበስ አቅመ ደካሞችን ማገዝ ስራ ለሌሉት ስራ እንዲፈጥሩ ራሳቸውን በዛ በስራ እንዲያስተዳድሩ የማድረግ ሁኔታዎችን የማመቻቸት ሁኔታም መስራት አለበት። እንጂ በዛ እንትን ደግሞ ቢዝነስ ማን ሆኖ መቀጠል የለበትም። አሁን አንድ ሰው ሀብት ካለው ለሀብቱ ለማብዛት መሯሯጥ ብዙም አስፈላጊ አይደለም። ግን ሀብቱ ካለበት ደረጃ ዝቅ እንዳይል የሆነ ነገሮችን ቋሚ የሆኑ ነገሮችን ኖሮ እሱም መልካም ነገሮችን ሌሎችን መተግባራትን መፈጸም እንጂ ያን እንትን አድርጎ ሀብቱን ብቻ ለማብዛት ወደዛም ወደዚህም መሯሯጥ መጨናነቅ ይሄ ማታ እንቅል ማታ ማታ እንቅል ማጣት ቀን ደግሞ በጣም ቢዚ መሆን እነዚህ አስፈላጊ አይደሉም። ስለዚህ አንድ ሰው መጨነቅ ምንም ማለት አስፈላጊ አይደለም ማለት ነው። መፍትሄ አቅጣጫዎቹ ምንድነው? ብዙም አለመጨነቅና ለሀብት ብሎ ጊዜና እድሜን መጨረስ የለበትም። በርግጥ እኔ አሁን በበኩሌ የመንግስት ስራን እንግዲህ እንጀራ ስለሆነ ቀን ማለት ጠዋት ገብቼ ማታ እወጣለሁኝ ይሄ እንደዚህ መሆን የለብኝም ማለት ነው። ምክንያቱም የሆነ ገንዘብ ቢኖር ኖሮ ስራ ሰዓት ላይ ስራ እሰራና እረብት የሚያስፈልጉበት ሰዓት ላይ እረፍቶችን አድርጌ መኖር ማለት ነው። አሁን ምድራዊ ሰውን ስጋቢ ሰው መሆን ልክ እንደዛ መሯሯጡ ለስጋ ብቻ መሯሯጥ ምንም ሚጠቅም ይሄን ግባ ሚል ነገር የለም። ስለዚህ ይሄ እንደዚህ አይነት ነገሮች ቢታሰቡና እና ይሄ ነገሮችን እንትን ባደርግ እኔ በራሴ እወዳለሁ ነገ ማለት መቀየር እግዚአብሔር ቢረዳኝ እና ቢያግዘኝ እንዲህ አይነት ባህሪዎች ያሉትን መቀየር ነው። የሚያስፈልገው ማለት ነው። አሁን ሰው ማንበብም እንትን ማድረግም ማለት ሚያስፈልገው ለሰው ልጅ ህይወት መለወጥ ሚያስፈልገው ነገር ቢኖር መጽሐፍ ቅዱስ ነው ማለት ነው። ስለዚህ መጽሐፍ ቅዱስን በየትም ቢሆን የትም ሶ ከራሱ ጋር ይዞ መራመድ በጣም አስፈላጊ ነገር ነው። እና ድሮ ድሮ ቢሆን ሰዎች በራሳቸው ከራሳቸው ጋር መጽሐፍ ቅዱስን የዞረ መራመድ አሁን ሁሉም ነገር ቀሎ ሲልክ ላይ ያለ ግን ለማንበብ ጊዜ ማጣት በጣም በጣም ሚያስጠላ ነገር ነው። በጣም ሲበዛ ማለት ነው

ብዙ ሰነዶችን ታዘጋጃለህ ለሚለው አዎ ብዙ ሰነዶችን አዘጋጅቼ ለተለያዩ ድርጅቶች አንድ ሰነዶችን ምናምን መሸጥ እችላለሁ ማለት ነው። ስለዚህ ሰነዶች ስዘጋጁ ደግሞ እያንዳንዱ ለምን እንደመዘጋጁ የሚያስፈልገው አላማዎች ናቸው አላማዎች ማለት ያስፈልጋቸዋል ማለት ነው። ስለዚህ አንዴ የሰነዳውን ለምሳሌ ሲዘጋጅ ለንግድ ነው ለተለያዩ ኢንቨስትመንት ተቋም ነው። ለምንድነው የሚዘጋጀው የሚለውን ነገር ለመጀመሪያ ማዘጋጀት ማሰብ ነው። የሚያስፈልገው ከዛ ሰዎቹ አሁን ለምሳሌ ክላይንቶች ሲመጡ ሰነዱ በምን መልኩ እንደሚዘጋጅ ነገሮችን ማለት ያሉ ነገሮችን መዝግቦ መያዝ ማለት ነው። ከዛ ሰነድ አስፈላጊውን ሰነድ ማዘጋጀት ይቻላል። አንድ ሁለተኛ ደግሞ በስራ ላይ የሚያጋጥሙ ነገሮች ላይ ሰኔዶችን አዘጋጅቶ ለሪፖርት ማቅረብ ማለት ነው ለሪፖርት ለሪፖርት ዝግጁ ማድረግ ነው የሚያስፈልገው ማለት ነው። አሁን በሁሉም ነገር በዚህ ዘመን በሰለጠነ መንገድ መካድ ስላለበት ለእያንዳንዱ ነገር ሪፖርቶቹ ሪፖርት ሰነዶቹም ተዘጋጅተው ለሚመለከተው አካል ሁሉ መቅረብ አለበት። ዋና ያ የምኖረው የት ማለት ጥቅሙ የጎላ ነው። ስለዚህ አንድ ሰው የሚያዘጋጅ ማለት የሚያዘጋጀው ሰነዶቹ ለ ማለት ለግል ህይወት ብቻ ሳይሆን አሁን ለሌላውን በጣም የሚጠቅም አይነት ሰነዶችን ማዘጋጀት ይችላል ማለት ነው። አሁን ሰነድ ማለት ልክ እንደ ሪሰርች ሆኖ ሪሰርች ደግሞ አዳዲስ ነገሮችን የማጥናት እና የመፈለግ ነው። ስለዚህ ልክ እንደ ፕሮጀክት ማለት ነው። አንድን ነገር ለሰነድ ማለት ፕሮጀክቶችን ቀርጾ ወደ ስራ መግባት እንደማለት ነው። ስለዚህ ሰነድ አዘጋ ማዘጋጀት ማለት ልክ እንደ ሌሎችን እንትኖች ቀላ ቀላል ስላይደለ ጊዜና ሰዓት ያስፈልገዋል ማለት ነው። ስለ ስነ ስግጅት አዘጋጃጀት ሂደቶቹ ሊኖሩ ይችላሉ። አሁን ለምሳሌ በመግቢያስ ምን ምን እያለ ልክ የቴብል ኦፍ ኮንቴንቶችን ማሟላት አስፈላጊ ነገር ነው ማለት ነው። ተብሎ ኮንቴንቶቹ ካሉ እንግዲህ ስነዶቹን ማዘጋጀት ብዙም ልክ ሊከብድ አይችልም። ማለት ስለዚህ አንድ ቴብል ኦፍ ኮንቴንት አማካኝነት እያንዳንዷን ነገር ምን መሰራት ማለት የሚሰሩ ነገሮች በውስጡ ለምሳሌ ያሉ ዋና አፕሊኬሽኑን ማዘጋጀት ማለት ነው። ዋና አፕሊኬሽኑን ካዘጋጀን ስለዛ መጽሐፍ ብዙም የሚከብድ ነገር አይደለም ማለት ነው። እና አፕሊኬሽኖች አሁን የሚሰሩ እንትኖቹ አገልግሎቱ አሁን የሚውለው ለምሳሌ ያ ይሄ ነው ብሎ አገልሎት ለምንድነው የሚለውን ነገር የመጀመሪያ ማወቅ አስፈላጊ ነገር ነው። እና ማወቅ ብቻ ሳይሆን በመሬት ላይ ያለ ተጨባጭ ነገሮችን ስንመስል ማለት ነው። ስለዚህ መሬት ላይ ያሉ ሴነዶችን የእንደአንዷን ነገር አዘጋጅተው ለማቅረብ ጊዜ እንደሚያስፈልግ ሁሉ ለዛ ያለ ነገር አሁን ለምሳሌ ቆሜ የሌለ ምናባዊ ለሆኑ ነገሮችም ስናድ ለማቅረብ ጊዜና ቦታ ያስፈልጋል ማለት ነው። ጊዜ ተበጅቶ አንዳንዷን ነገር ስኬጁል ወጥቶ ማለት መሰራት ያለበት ነገር ነው ማለት ነው። ዝም ብሎ አሁን ከመንገድ ዳር የሚሰራ ሰነድ አይነቶች አሉ። ድንገት ወይም ሰውን እንትን ለማለት ወይም የሆነ ፕላን ለመቅረጽ ምናምን የሚሰሩ እንትኖች ስላይደሉ የአንዳንዱ ነገር በእቅድና በሚሰሩ በአኑአል ፕላን ውስጥ የምት ተካተው ስነዶቹን በዛ ውስጥ ተካተው መሰራት አለባቸው። ድንገት አሁን መንገደኛ ሰነዶች ምናምን አሉ እና የነዛ ሰነዶች አንድን ነገር መግለጽ የሚችለው አለ። እና አጭር ነገር አሁን ለምሳሌ ሰነድ ሲባል የሆነ ነገሩን ግልጽ አድርጎ ፍንትው አድርጎ ማስቀመጥ ማለት ነው። አሁን ለምሳሌ ሰነድ ሰው አዲስ ፕሮጀክት ለመጀመር መኪናም ሊያስፈልገው ይችላል። የሚያስፈልጉ ማቴሪያሎችን ሰንዶ በሰነድ መልክ ማስቀመጥ ማለት ነው። ስለዚህ የሚፈልግ ሰው አሁን ፕሮጀክቱን ሲቀበል ፕሮጀክቱ ውስጥ ለፕሮጀክቱ የሚያስፈልጉ ሰኔዳዎችን በዛ አንድ ላይ የሚሸጥ ካምፓኒ ሊኖረው ይችላል። ስለዚህ እነዛን ሰነዶችን የመግዛትና የማንበብ ከዛ ወደ አዲስ ሀሳብ ገብቶ ስራውን መስራት እንደማለት ነው። ስለዚህ ስትል ስራም የሚያስፈልግ ሰነዶቹ አሉ እና ያን ሰነዶችን የሚሰሩ ሰዎች አሉ

የአመራር ሜና አለ አሁን ለምሳሌ አመራር ሲባል የሁሉንም ነገር የምመራ አንዴ ለአንድ ነገር ሀላፊ ብቻ ሳይሆን አመራር ማለት ነው። መንገዶችን የሚያሳይ ካቢኔ ድሮ ድሮ ባስልጠን ወይም የሆነ አመራር ሳይሆን ነው የሚባሉት ምንድነው የሚባሉት? የባለስልጣን እና አለቃ ይባሉ ነበር ከዛ ኋላ ግን አሁን ያው ደሞ አመራር ብሎ መጣ ማለት ነው። ስለዚህ አመራር ማለት ደግሞ ለስራው ያለውን ነገር ቀድሞ አውቆ ስራውን በምን አይነት መንገድ መምራት እንዳለበት የሚያውቅ የአመራር ዘዬን የተከተለ ሰው እንደማለት ነው። ስለዚህ አመራር ሚና እኔ በበኩሌ አለኝ አሁን ያሉባቸው አመራር ሚናዎቹ ምንድን ናቸው? አሁን አንድን ስራ እንዴት ማስኬድ እንዳለብኝ መጀመሪያ ሚናዬን አጣርቼ ማወቅ አለብኝ ማለት ነው። ስለዚህ የስራ ድርሻዬን ካወቅኩኝ ለሌሎች ስራ እንዴት ማከፋፈል እንደምችል ማለት ካወቅኩኝ ብዙም የሚያስቸግር ነገር ስላይደለ። የእንዳንዱን ነገር ሀላፊነት የመውሰድ ከተጠያቅነት ጋር ማለት ነው ማድረግ አለብኝ ማለት ነው። ስለዚህ አመራር ሜና ማለት አንድን ለምሳሌ የሚጫወቱት የአመራር ባህሪ እንደማለት ነው። ስለዚህ አመራር ማለት ራሱ የሚችለውን ባህሪዎች አሉ ለምሳሌ አንድ ሰው ሰው ነው ለማለት የሰውነት ባህሪን መያዝ አለበት። ስለዚህ ልክ እንደዛ አመራርም ሲባል የአመራርም ባህሪ መላበስ ስላለበት የእንደንዱን ነገር ሜናውን ልክ በባህሪው መሰረየት ነው የምሄደው ማለት ነው። ስለዚህ አሁን ባለ አመራር ማለት በቃ በስርዓት እና በትክክለኛ መንገድ ራሱ ያለ ባለሙያዎችን ማለት ከስር ያሉ ከየስራ ባለሙያዎችን የማክበር ማክበር ይጀምራል ማለት ነው። አሁን ለምሳሌ ዲሲፕሊን ይባላል እና ማክበር አብሮ ስራ መስራት ስራውን ለምሳሌ ስራውን የማይችል ካለ ሰርቶ የማሳየት ሚና እንዲህ አይነት ነገሮች ናቸው። አሁን አመራር ብሎ ሌላውም መጥራት የሚቻለው አመራር ሜና ራሱን ሜና መወጣት አለበት ማለት ነው። አሁን አመራር ሲባል እንዴት ማኔጀር አይደለም ልዩት የሚያደርገው ምንድነው? ዘርቶ የሚያሳይ መሪ እንደማለት ነው። ስለዚህ አመራር ማለት መሪ እንደማለት ሲሆን መሪ ደግሞ መከበር ባለበት ሰዓት ላይ ነው እንጂ ሁሉም ቦታ ላይ አመራር ተክሎ ማሽቃበጥና ምድብ መደረግ የለበትም። ስለዚህ አመራርነት ሜና በኩል አለኝ ግን እኔም አመራር የምሰራው ስራ ዝም ብሎ መንገደኛ እንደሚሰራ አይነት ስራ ስላይደለ ከፍተኛ የሆነ ጥንቃቄ የሚያስፈልጉ የአመራር አበላሽ ለማለት ሙሉ ስራውም ሊበላሽ ይችላል። ምክንያቱም እኔን የሚከተሉ ሰዎች እኔ ካበላሸው እኔን የምከተሉ ሰዎች ያው ወደ ማበላሸት እንዳይገባ እኔ መሪያቸው ስለሆንኩኝ የምመራውን አቅጣጫ መጀመሪያ ራሴ ማወቅ አስፈላጊ ነገር ነው። ስለዚህ አመራር ሚና ማለት የሚወስደውን አሁን ህዝቡን የሚወስድን መንገድ ልክ እንዳውን መክና ሹፈር መሪውን የተቆጣጠረው ህዝቡን ይዞ የሚሄደው ሹፈሩ ነው ማለት ነው። ስለዚህ ሹፈሩ መንገዱን ቀድሞ የሚያውቅ መሆን አለበት ማለት ነው። ከመንዳቱ በ ፊት ስለዚህ የሚነዳውን ነገር ማለት የሚመክ የሚነዳውን ነገር ቢያውቅም መዳረሻውን መነሻውም እና መዳረሻውን የማያውቅ ከሆነ ይሄ በመሃል ደግሞ በመንገድ ላይ ሚን አይነት መሰናክሎች እንዳሉ ይሄ መንገዱ ምን አይነት ነገር እንደሆነ አስፋልት ነው። ኮንክሪት ነው ወይም የኔ ቢስታ መንገድ ነው ከዛም አልፎም ምንም የሌለ ድረቅ መንገድ ነው ወይም ገጭ ገጭ ነው ያለበት ምናምን ነው ይሄን መጀመሪያው ነው ማወቅ አስፈላጊ ነገር ነው። ካልሆነ ደግሞ የማያውቅ ከሆነ እንኳን ሰውን ጠይቆ ስለለዛ መንገድ መረዳት ይሄ አስፈላጊውን ነገር መጀመሪያ ቅድመ ዝግጅት ማድረግ ራሱን ማሳመን አለበት ማለት ነው። ስለዚህ ሰው አንድ ሰው አምኖ ወደ ስራ የሚገባ ከሆነ ነገር ፌለሪቴ ላያጋጥም ይችላል። ግን የማያውቅ ከሆነ ብዙም ስራው የማያውቅ ከሆነ ነጌ ላይ የሚፈጠረው ፌለሪቲ በጣም ከፍተኛ ሊባል ስለሚችል ቅድሚያ ዝግጅት መጀመሪያ እንደ አመራር ማድረግ አስፈላጊ ነገር ነው

ልደትህን እንዴት ታከብራለህ? ለምለው እኔ ልደት የማከብረው ስኔ አካባቢ ነው ስኔ አስር ላይ ልዴቴን አከብራለሁኝ። እና አብዛኛውን ጊዜ ልዴቴን ማከብረው ማለት እዚህ አገር ውስጥ ነው ማለት ነው። ምንም ውጭ አገር ምናምን ሄጄ አይደለም ወይም ልደቴን ለማክበር ከሰፈር ርቄ ምናምን አይደለም። ስለዚህ ልደቴን ማከብረው እዚሁ አካባቢ ስለሆነ ብዙም ጓደኞቼ ምናምን ይመጣሉ ተጠራርተው ስጦታ ምናምን ይዘው ይመጣሉ። እና ያን ስጦታ እንግዲህ በእነሱ ፊት ይከፈታል ያው ሚበላ ነገር ካለ ይበላል። ፈታ እየተባለ ያው ቀኑ ይመሻል ማለት ነው። ስለዚህ ልደቴን በዚህ መልክ እከብራለሁኝ። እና ሌሎች አንዳንዴ ሰዎች ልደትን ለማክበር ከሀገር ውጭ ወጥተው የሚያከብሩት ሁኔታ አለና። ያ በኔ እይታ ድንገት ማለት ነገሮቹን በገንዘብ ስላለ ሊያደርግ ይችላል ግን ነገሮች በጣም ውስብስብ ሊሆኑ ይችላሉ ማለት ነው። ሰው ባስብበት ላይሆን ስለሚችል ለመዝናናት ለመዝናናት እንግዲህ ሀገር ወስጥም መዝናናት በርግጥ እንዳለ ሆኖ። ውጭ ሀገር ሄዶ መዝናናትም አስፈላጊ ቢሆንም ግን ወጪዎችን በሚቀንስ መልኩ ነገሮቹ ቢኬዱ በጣም መልካም ነው። ምክንያቱም ዝም ብሎ ለመዝናናት ብቻ ብዙ ሚሊየን ዶላሮችን ኢንቨስት ማድረግ አያዋጣም። ማለት የኛ ኢትዮጵያውያን አብዛኞቻችን አብዛኞቻችን ነህ ድሃዎች ነን። ማለት አለ የሚባል አሁን ባለሀብትም ቢሆን ቤተሰቦቻቸው ድሃ ነው። ምክንያቱም እሱ በጣም ሆነ እንጂ ሌሎች ድሃ ቤተሰቦች ቤተሰቦች ስላሉ እነሱን የማገዝ እና የመርዳት ነገሮቹ በፈጠሩ መልካም ነው። ስለዚህ ገንዘብ ስላለ ብቻ ነገሮችን ለማድረግ መቸኮል አያስፈልግህም ማለት ነው። እና ገንዘብ ማለት አሁን ያሉ ገንዘብ ያሉ ሰዎች አንዳንዴ የሆነ የሚሰራ ስተቶች ማለት ዝም ብሎ የሚወጣው ነገር ወጪ ያወጣል። እንጂ አሁን አስፈላጊ የሆኑ ነገሮችን ፈታ ለማለት እንኳን አሁን በስራ ሰዓት ሄዶ እዛ ፈታ ማለት አለ ይቻላል። ምንም የሚያስቸግር ነገር የለም። ግን ለልደት ተብሎ ብዙ ሚልዮን ዶላሮችን ኢንቨስት ማድረግ እንደዚህ አይነት ነገሮችን እንትን ማለት ከባድ ቢሆንም ግን ነገሮችን በሰክነ መንገድ አሁን ብዙ ሰዎች ልደትን ይማል በተለይ ያሁኑ ወንዶች ሳይሆን ሴቶቹም ናቸው እንዲህ አይነት ነገሮችን ወጪዎች ምናምን ማውጣት የሚችሉት ማለት ነው። ስለዚህ ለልደት ብለው ብዙ ነገር ሊያደርጉ ይችላሉ ማለት ነው። ስለዚህ ያን ካደረጉ በኋላ ሁለተኛ ሊያገኙት የማይችሉትን ነገር አድርገው ነው የሚጨርሱት። እና ልደት ለማክበር ብዙም ማለት በጣም ያው እኔ ለየት ያለ ነገር ሰው ሲበዛ በዛ ሰዓት አሁን ለምሳሌ ልደት የሚለው ሰው ሞቶ ቢገኝስ? እና አንድ ነገሮችን በማሰብ ቢካሄዱ በጣም መልካም ነው። ኦቨር ደስታና ኦቨር ሀዘንም አያስፈልግም። አሁን አሁን ነገሮችን በልኩ ቢደረጉ ደስታውም እንደነበረ ሆኖ መዝናናቱም የሚሆኑ ነገሮችን በልኩ ቢደረጉ በጣም መልካም ነው። አሁን ገንዘብ ስላለ ብቻ የተለያዩ ሀገራት የተለያዩ ውጭ ሀገር እንደውም ጨርቃ ላይ መውጣት የሚፈልግ ይኖራል። ስለዚህ እንዲህ አይነት ነገሮችን በጥንቃቄ እውነታ ገንዘብንም በማይጨርስ ሌላውንም ደግሞ ወጪ አሁን ለምሳሌ ጓደኛም ለመሳተፍ የፈለገ ወጪውን ሲበዛ ሊተው ይችላልና እንደዚህ አይነት ነገሮቹ የሚቀረፉ መልካም ነው። እኔ በበኩሌ እንደዚህ አይነት ነገሮችን አላበዛም። እና ማከብረውም ያ ልደት ምናምን ያው ቀለል ባለ ብዙም ነገሮች ምናምን ሳይካበዱ አነሰ ቢባል በአንድ ሺህ ከዛም በታች ለመጨረስ ነው የምታገለው። እና እንዲህ አይነት ልደቶች ይሻላሉ። ምክንያቱም ሌላ ወጪ ምናምን ማያስፈልገው ማለት ነው። በጣም ቅልል ያሉ በትናንሽ ነገሮቹ ማለፍ የሚችሉ ማለት ነው። እንግዲህ መዝናናትም ቢኖርም። ጠጥቶ መስከር እንትኑ ማለት ማለት ሌላ ወጪዎችን እና ሌላ አደጋ ውስጥ ራስህን እና ሌላዎችንም ሰዎች መክተት አስፈላጊ አይደለም። ማለት ነው

ባዶ እግር መራመድ ትፈልጋለህ? ወይም ትወዳለህ ለምለው ነገር ባዶ እግር ተራምጀ አላውቅም ግን ልጅ እያለሁ። ባዶ እግሮችን እራመዳለሁ ግን አሁን አሁን ልከብደኝ ይችላል ማለት ነው። ባዶ እግር መረመድ በጣም ማለት አሁን ኮረት ምናምን ካለ ይወጋኛል ማለት ነው። ስለዚህ ባዶ እግር መራመድ በጣም በጣም ከባድ ነው ማለት ነው። አሁን አሁን ማለት ነው እንደ ድሮ አይደለም። ድሮ ብሆን ኮረት ምናምንም ላይበዛ ይችላል። ድንገት አሁን ኳስ ምናምን ስንጫወት ባዶ እግራችን ስለሆነ የሆነ ነገሮችን ሊንጥልሊዝ እንችላለን እንጂ። እንዴ አሁኑ ደግሞ የተለያዩ እንትኖች አሉ ስለዚህ። ድሮ ድሮ እምንጫወታቸው ኳሶቹም ምናምን ከእጅ ሰብተን ነው ነው። አሁን ደግሞ ካለ ማንደሪ አለ። የተለያዩ እንትኖች ይላሉ በኳስ። በማሽኔ የታገዘ ማለት ነው ኳስ እንደየትኛውም ኳስ እንዲጫወት አለን ማለት ነው። አሁን አሁን አሁን አሁን ደግሞ እኔ አብዛኛው ጊዜ ኳስ ተጫውቼ እንትን አድርጌ በኳስ ላይ ጊዜ ማሳልፍ አልመርጥ አሳልፌ አላውቅም ግን። ኳስ በጣም የሚጠቅመው ከተለያዩ ቲሞች ጋር መጫወት እና የተለያዩ እንትኖችን በማድረግ ጊዜ ለማሳለፍ ያህል ነው እንጂ። ኳስ ብዙም ጊዜ እንትን ብዬ ላይ ብዬ አላውቅም። አሁን እንዴ እኔ ኳስ ማለት ለኔ ብዙም ዲክሬት እንትን የሚሻ ጉዳይ አይደለም ለዛ። ኳስን አብዛኛውን ጊዜ እኔ በበኩሌ። ኳስ ላይ ጊዜ አሳልፌ አላውቅምና ኳስ ሲጫወቱም አሁን ኢንተርናሽናል የሆነ አሁን ለምሳሌ። ክለቦች አሉ አሁን የአሜርካ ማለት የእንግሊዝ ሻምፒዮና የተለያዩ ጣላያን ሴሪያ እነዛ ጨዋታዎች ስትተላለፉ ምን ሲሉ እኔ ትኩረት ሰጥቼ አላውቅም። ምክንያት ማለት የድሮ ልጅ ያለው ስጫወት ስለነበረ አሁን ደግሞ ብዙም ለጨዋታ ወይም ለኳስ ፍቅር የለኝም ማለት ነው። ስለዚህ በኳስ ላይ ማሳለፈው ግዜ ስለሌለ እንግዲህ በእግር ባዶ እግር። ድሮ እራመድ ስለነበረ አሁን ደግሞ በባዶ እግር መጫወት ኳስ መጫወት በጣም ይከብደኛል ማለት ነው። ለዛም ደግሞ ኳስ የምጫወተው ሜዳማ ምናምን አካባቢኛ በፈለግነው ቦታ ነው የምንጫወተው። አሁን ደግሞ ሜዳማ አካባቢ ሜዳ ምናምን ካሎነ ደግሞ። የተዘጋጁ በተዘጋጁ ቦታዎች ካሎነ በስተቀር መጫወት ከባድ ነው።